ቤተሰብ በኢትዮጵያ ማህበረሰብ ውስጥ ትልቅ ቫልዩ አለው። ቤተሰብ ማለት። አባት እናት ልጆች ወንድም ወይም ሴትም ሊሆን ይችላል። ሶ በአንድ ላይ በጋራ ሲኖሩ ይሄ በቤተሰብ ይባላል። ከዛም ደግሞ ሌሎች ሰዎችም የብየየ አባት ወይም የእናት ሌሎች ሰዎች አብረው እዛ አካባቢ ሊኖሩ ይችላሉ። ለምሳሌ የአባት ወንድሞች የአባት ቤተሰቦች ቅርብ ሩቅ ያሉ ቤተሰቦች ሊሆኑ ይችላሉ። የእናትም በተሰቦች የቅርብም የሩቅም ልሆን ይችላል። ወንድም፣ እህት፣ አባት አጎት ልሆኑ ይችላሉ። ልጆችም ደግሞ በዛ ቤተሰብ ውስጥ እየሰፉ ሊመጡ ይችላሉ። ያ እየሰፉ የመጡት ምንድነው? በተለያየ ሊያገቡ ይችላሉ ልጆች ሊወልዱ ይችላሉ ስለዚህ በጣም እየሰፋ እየሰፋ ብዙ ቤተሰቦች ሊፈጠሩ ይችላሉ ማለት ነው። እና ቤተሰብ በኢትዮጵያ ውስጥ በጣም ትልቅ ቦታ ይሰጠዋል። እንግዲህ አባት በቤተሰብ ውስጥ እንደ አባወራ ይወስዳል እናት ደግሞ እንደ እማወራ ትወስዳለች ማለት ነው። ልጆች ካገቡ በኋላ ከዚያ ይወጡና። የራሳቸውን በተሰቦች ደግሞ ይፈጥራሉ የራሳቸውን በተሰቦች ይመሰርታሉ። በተለያየ በዓላቶች አጋጣሚዎች በተለያዩ ጊዜ አጋጣሚዎች ወይም ማህበራዊ ጉዳዮች ስያጋጥማቸው እንደገና ይገናኛሉ። ምናልባት ገናን ፋሲካን ጥምቀትን ሌሎችንም ሊሆኑ ይችላሉ በዛን በእነኛ ማዕበል የኢትዮጵያ በዓሎች ወይም ደግሞ ክብረ በዓሎች። ቤተሰብ እንደገና ይገናኝና በደንብ ስለ ነበራቸው ፍቅራቸው ስለሁሉም ነገር የማውራት እድል ይፈጥርላቸዋል ማለት ነው። በተለይ የማህበራዊ ጉዳዮችም ሊገናኙ ይችላሉ። በለቅሶ ሊገናኙ ይችላሉ በሰርግ ሊገናኙ ይችላሉ በሀዘን ሊገናኙ ይችላሉ። ብዙ ጉዳዮች ሊያገናኙዋችው ይችላሉ በዛ አጋጣሚዎችም ደግሞ እነኚህ ማህበረሰቦች ወይም ይሄ ቤተሰብ እንደገና የመገናኘት እድል ልፈጥር ይችላል። ቤተሰብ በተለያየ አጋጣሚዎች ርቀው ሊገኙ ርቀው ሊሄዱ ይችላሉ። ለምሳሌ ከእነሱ አንዱ የስራ ሁኔታ አንድ ሰው ከቤተሰቡ ተነጥሎ በስራ ሁኔታ የተለያየ ሀገር የተለያየ ቦታ ሊሄድ ይችላል። አንድ አመት ሁለት አመት ከዛም በላይም ሊቆይ ይችላል። ስለዚህ ተመልሶም ሊመጣ የሚችል አለ። በዛ አጋጣሚ ሌላ ደግሞ ከቤተሰብ የሚርቅበት ሁኔታዎች ደግሞ ልጆች ሲያገቡ አሁንም ከቤተሰብ ተለይተው ወጥተው የራሳቸውን ቤተሰብ ስለሚመሰርቱ ይህ አጋጣሚ። ቤተሰቦች በተለያየ ቦታ ሊኖሩ ይችላሉ ማለት ነው። በኢትዮጵያ ውስጥ ደግሞ በቤተሰብ በተለያየ በተለያየ ማህበራዊ ጉዳዮች ወይም በተለያየ የጎሳ ሰዎች ጋር ሊጋቡም ይችላሉ የተለያዬ ካልቸሮች ባህሎችም ሊኖሩ ይችላሉ ማለት ነው። እነኛም ባህሎች በመረዳት እነኛን ባህሎች አብሮ ያንን ባህል በመቀበል አዳዲስ ባህሎችን ተቀብሎ የመኖር አዳፕት አድርጎ የመኖር ያንን ባህል የመልመድ የመማር የማወቅ እድሎች ሊፈጥሩ ይችላሉ ማለት ነው። ከዛ ባለፍ እንግዲህ በቤተሰብ ሁኔታ ውስጥ መከባበሮች አሉ። በቤተሰብ ሁኔታ ውስጥ የባህል መገለጫዎች አሉ። ልጆች ቤተሰብ እናት አባት ሲመጣ ብድግ ብለው ይቀበሏቸዋል ያ የክብር መገለጫ ነው። ከዛ ባለፈም ያስተናግዷቸዋል። በተለይ ገጠር አካባቢ ያሉት ቤተሰቦች ለወላጅ እናትና አባቶቻቸው የተለየ ፍላጎት የተለየ ስሜት ስላላቸው የተለየ አክሮት ስላላቸው ጎንበስ ብሎ በማስተናገድ ሊሆን ይችላል። ጧፍ ይዞ በማብራት ሊሆን ይችላል። እግር በማጠብ ሊሆን ይችላል። የተለያዩ መገለጫዎች አሉ። እነኛ መገለጫዎች ሰዎችን የማክበር ያንን ባህል የመጠበቅ በተለይ አንዳንድ ቦታ ሲኬድ የዛን ሀገር ባህል የዛን ሀገር ቋንቋ ማወቅ በጣም ይጠቅማል። በተለይ ቤተሰብ በጣም ተጣምረው ተግባብተው ጥሩ ቤተሰባዊ ህይወት ለመምራት የሁለቱም ወገኖች ቋንቋን የማክበር ባህል የማክበር አዳዲስ ባህሎች

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ ሆይ? የሚል ጥያቄ ነው በጣም የሚገርም ጥያቄ ነው ቆንጆ ጥያቄ ነው። ከስራ ባልደረቦቼ ጋር በተለይ ጥሩ የሚባል ግንኙነቶች አሉኝ። ነው በጣም የስራ ባልደረቦቼን ከመለየት ጀምሮ እነማን ናቸው? ለኔ የስራ ባልደረባዬ ሊሆን የሚችለው በቢሮ ውስጥ በስራ ቦታ ብዙ ሊኖሩ ይችላሉ። የመጀመሪያ ግን የምወስደው አካሄድ ምንድነው? የራሴን ስራም እና የድርጅቱ ስራ ጠንቅቆ በማወቅ ሚጠበቅብኝን ድርጅቱ ከኔ የሚጠበቅበትን ስራ ቶሎ በማስረከብ እና ቶሎ ያንን በመስጠት። ምንም ሳልጨናነቅ ዘና ፈታ ብዪ ስራዎቼን በተገቢው ጊዜ እና ጥራት መሰረት ያንን ስራ ለአለቃየም ሊሆን ይችላል ለድርጅቱ መስጠት ነው። ይህንን ከዚህ በፊት በተለያዩ የመንግስት መስሪያ ቤቶች ላይ የተለያዩ ቦታዎች ላይ የግልም ስሰራ ቆይቻለሁ። እና በዛን ጊዜ በነበረኝ ግንኙነት ከስራ ባልደረቦቼ ጋር በጣም ደስ የሚል በጣም በመግባባት በመከባበር በጣም በሚገርም ባህሪ አሳልፌያለሁ። በጣም እስካሁን ማስታወሻቸው በጣም ቆንጆ የሆኑ ማስታወሻዎች ሜሞሪዎች አሉኝ። በተለይ በስኳር ኮርፖሬሽን ስሰራ በጣም ጥሩ ጊዜ ነበረኝ። ፊልድ የወጣሁባቸው አጋጣሚዎች ነበሩ በዛም በመግባባት የሚጠበቅብንን ስራዎች በቀላሉ ያንን ኢንቫይሮመንት ተቋቁመን ሰርተን መጥተን ዴሊቨር ማድረግ ችለናል። ከዛ ባለፈም በዋናው መስሪያ ቤትም በምሰራበት ሰዓት ላይ ጥሩ ስራዎችን እሰራ ነበር። እና ከአለቃዬ ጀምሮ አጠገቤ ካሉት የስራ ባልደረቦቼ ጋርም ከሌላ ክፍል የስራ ሀላፊዎች ጋር ከሌላ ክፍል የስራ ባልደረቦች ጋርም በመዝናኛ በስራ ሁኔታ በማህበራዊ ጉዳይ ላይም በጣም ጥሩ የሚባል ተግባባቶች ነበሩን። እና እሱን እንደ መልካም ጥሩ አጋጣሚ ለማንሳት እሞክራለሁ እፈልጋለሁ ለምን በጣም ጥሩ ጊዜ ነበረኝ። ከዛ ባለፈ እንግዲህ እኔ የራሴን ድርጅት ነበር ያቋቋምኩት። ስለዚህ የተለያየ ሰራተኞችን የመቅጠር እድሉ ነበረኝ እና እነኛን ሰራተኞች ቀጥሬ አሰርቻለሁ። እውነት ለመናገር በጣም ደስ በሚል አንድ አይነት የ ያቀድነውን እቅድ አቺቭ ለማድረግ ያንን እቅድ ውጤታማን ለማድረግ። ሁላችንም ተሰባስበን ተደምረን ፕራይ ሚኒስትራችን እንደሚለው ተደምረን ያንን ውጤት በወሩ መጨረሻ አምጥተን ይህ የጋራ ድል ይሄ የጋራ ብስራት፣ ይሄ ጋራ ደስታ፣ ለማድረግ ሁላችንም ጥር ነበር። አንደኛ ሁሉን ሰራተኞች በጣም አዲስ ምሩቅ ስለነበሩ በጣም የመስራት ፍላጎታቸው ከፍተኛ የነበረ። ስራውን ለመጀመር እና ውጤት ለማምጣት። ምንም እንኳን አዲስ ቢሆኑም ትንሽዬ የሚያስፈልገውን ጋይድ ወይም አንዳንድ የስራውን በመስራት በሚችሉበት ክህሎቶች ከሰጠሃቸው በደንብ በቃ በደንብ ተግባብተው ሰርተው ውጤቱን ወዲያውኑ ያመጡልሃል። እና ይሄ በጣም ደስ የሚል ነበር። እና እኔ አስታውሳለሁ አንድ ልጅ ማርኬቲንግ ላይ ነበር የምሰራው። ያን የማርኬቲንግ ስራ እንዲሰራልኝ ተቀጠረች ገና ፍሬሽ ናት አዲስ ናት በጣም ደስተኛ ነበረች። እና ሶ የመጀመሪያ አንግዲ ያደረግነው የቅጥር ሁኔታው ካለቀ በኋላ ያንን ስራ እንድትሰራ ትሬኒንጎች ያስፈልጉ ነበር እና እነኛ ስልጠናዎች ሰጠናት ያን ስልጠና ጨረሰች። ናው አሁን በቃ መቀጠል ትችያለሽ ወደሚለው ደረስን። ስለዚህ እንድትቀጥል

ዜና በመስመር ታነባለህ? እንግዲህ ጥያቄው አማርኛ በደንብ። ለማብራራት ለምሳሌ ዜና በመስመር ታነባለህ ማለት ዜና ኦንላይን ታነባለህ መሰለኝ ይሄ ጥያቄ እንግዲህ እስከሚገባኝ ድረስ እና ዜና በመስመር ታነባለህ ሳይሆን ዜና። በኦንላይን ወይም በመስመር ሊሆን ይችላል። ምንም ችግር የለብኝም እሱን በጣም ብሪፍ ማድረግ እችላለሁ። የስ አዎ በደንብ ዜና በመስመር አነባለሁ። የተለያዩ መረጃዎችን አሁን ከወረቀት የዜና አውታሮች ውጪ በመስመር ነው የምሰማቸው እና። እነኛን ዜናዎች በተለይ ከማያቸው እና ከምሰማቸው ዜናዎች አንደኛ ቢዝነስ ዜናዎች በጣም ደስ ይሉኛል። በደንብ እሰማለሁ ቢዝነስ ዜናዎችን ሁለተኛ የ የ ፖለቲካ ዜናዎችንም አልፎ አልፎ እሰማለሁ። የመጀመሪያ ግን ቅድም እንዳልኩህ በተለይ የቢዝነስ ዜናዎችን ሁሌ እሰማለሁ። የዌዘር ወይም የአየር ንብረት ዜናዎችን እሰማለሁ። የስፖርት ዜናዎችን አልፎ አልፎ እሰማለሁ ብዙ ስፖርት ላይ አድናቂ አይደለሁም ብዙ ስፖርት እምወድ ሰው አይደለሁም። በአትሌቲስ ካለ ግን አገሬን ወክሎ የሚጫወት የኢትዮጵያ ብሄራዊ ቡድን ካለ በጣም እሰማለህ እከታተላለሁ። ሀገሬን ወክለው የሚሮጡ ሯጮች ካሉ አትሌቶች ካሉ እነሱንም በጣም እሰማለሁ። ከዛ ባለፈ ግን የቢዝነስ ዜናዎች ወይም የስራ ዜናዎችን በጣም እከታተላለሁ። ለምን ከዚህ ከዜናዎቹ ብዙ የማገኛቸው መረጃዎች አሉ። የሚያስፈልጉ በጣም ጠቃሚ ምክንያቱም ቢዝነስ እንደ ቢዝነስ እንደሚሰራ ሰው በጣም እነኚህን ዜናዎች መስማት ማዳመጥ ያስፈልጋል ብዬ አስባለሁ አዳምጣችኋለሁ። እና ፖለቲካም አንድ ሰሞን በጣም ከምጠቀማቸው ሁሌም ከሚያጓጉኝ አሁን ምን ተፈጠረ ምን ሀፕን አደረገ ምንድነው እየተከናወነ ያለው? ስለተለያዩ ጦርነቶች ሊሆኑ ይችላሉ ስለተለያያ ቀውሶች ሊሆን ይችላሉ ስለተለያዩ የመንግስት መግለጫዎች ሊሆኑ ይችላሉ ስለተለያየ ህጎች አዋጆች ሊሆኑ ይችላሉ እነኛን እሰማለሁ። ምክንያቱም እንደ አንድ ነዋሪ ኢትዮጵያ ውስጥ እንደሚኖር ወይ አዲስ አበባ ውስጥ እንደሚኖር ነዋሪ እነኚህ መረጃዎች መስማትና ማግኘት እና በዛው መጠን መመለስ ይጠበቅብሃል። ምክንያቱም አላወቅኩም አልሰማሁም ስለ ማለት ስለማትችል ማወቅ ይጠበቅብሃል። ስለዚህ እኔ ከአስራ ስምንት አመት እድሜ በላይ አልፎኛል ስለዚህ ትልቅ ሰው ነኝ። እና እነኚህ መረጃዎች ይጠቅማሉ ምክንያቱም ከዛ ባለፈ የተለያዩ ማስታወቂያ መረጃዎችን አያለሁ የትምህርት የስኩላርሺፕ የቢዝነስ ኦፖርቹኒቲዎችን በደንብ እከታተላለሁ አያለሁ። ይጠቅማሉ ቢኮዝ ከእነኚህ መረጃዎች ስለማገኝ ከእነኚህ መረጃዎች ስለሚጠቅሙና እነኚህን መረጃዎች መረጃ በአሁን ሰዓት በጣም በጣም ሀይል ነው። መረጃ ወሳኝ ነው። መረጃ ካለ ወደ ገንዘብ የመቀየር ቴንደንሲ ሃይ ነው። መረጃ ካለ ቶሎ ቢዝነሱን ስራዎቹን ለማቀላጠፍ ያግዛል ስለዚህ መረጃ ምንም ጥርጥር የለውም። አሁን የሚያናቅ ነገር አይደለም። በጣም ይጠቅማል ብዙዎች እየተጠቀሙበት ይገኛሉ። ሶ እኔም ከእነኛ ከሚጠቀሙ ሰዎች አንዱን ለመሆን ነው እየሰራሁ ያለሁት እና እጠቀማለሁ። መረጃ በጣም ወሳኝ ነው። ስለዚህ እነኚህን መረጃዎች መጠቀም እፈልጋለሁ። በተለይ ዜናዎች ጥሩ ናቸው አንዳንዴ በተለይ አሁን በማህበራዊ ሚዲያ ላይ ያሉት ዜናዎች በጣም ያስፈሩኛል። እውነት ለመናገር ማንም ሰው ተነስቶ ነው የሚጽፋቸው። ማንም ሰው ምንም አይነት መረጃ ማስረጃ የለውም። ወይም ደግሞ ስለዛ ዜና ትክክለኝነት እርግጠኛ አትችልም አሁን የ አስተውሎት የ የ ኤአይ እና አስተውሎት ዘመን ነው። የተለያዩ የውሸት ዜናዎች ፌክ ኒውሶች ሊኖሩ ይችላሉ። ስለዚህ እነኛን መለየት አትችልም ስለዚህ ምንድነው? ትንሽ ከብድ ይላል ግን እጠቀማለሁ በጣም ከሚጠቀሙ ሰዎች አንዱ ነኝና በደንብ እጠቀማለሁ ለማለት ፈልጌ ነው። ስለዚህ ስላዳመጣችሁኝ በጣም አመሰግናለሁ። በተለይ የኔን የዜና መስመር ላይ መከታተሌን ማወቅ የምትፈልጉ መረጃ ስለሆነ ሶ ፋር ከእናንተ ጋር ሳወራ የቆየሁት ስለዚህ አይ ቲንክ ይጠቅማችኋል ብዬ አስባለሁ። ጠቃሚም ነው ብዬ አስባለሁ። እውነትም ትክክለኛ መረጃ ነው የሰጠኋችሁ እና ይሄን መረጃ በደንብ በአግባቡ ተጠቀሙት ብዬ።

እንዲህ የድምጽ መልእክት ትልካለህ እንዴ? እንዴት ነው የማልከው። የድምጽ መልእክት በተለይ ለኔ ደግሞ የድምጽ መልእክት መላክ ማለት ምን? ማለት እንደሆነ አልገባህም ማለት ነው። ለምን? ድምፄ ስለሚያወር ሌላም ምንም ምክንያት የለውም። ኖ ምንም ማድረግ አንችልም። ድምፄ ስለሚያምር የድምጽ መልእክት ሁል ጊዜ ነው የምልከው ለጓደኞቼ እልካለሁ ለስራ ባልደረቦቼ እልካለሁ። በተለያየ ሶሻል ሚዲያ ላይም ማህበራዊ ሚዲያ ላይም አጋራለሁ። እና የድምጽ መልእክት እልካለሁ። በጣም ከሚልኩ ሰዎች አንዱ ነኝ ብዬ አስባለሁ። ለምን? አንደኛው ምክንያቴ የድምጽ መልእክት የምልከው። ብዙ ጊዜ በመጽሐፍ ታይፕ በማድረግ እጄ በጣም ስለሚዝል ስለሚደክም። እና ሀሳቤን ለማስተላለፍ በጽሁፍ ረጅም ጊዜ ስለሚፈጅብኝ። ከዛ ይልቅ በድምጽ መልእክት መላክ ለኔ መጀመሪያው ቀላል እና ፈጣን ነው ብዬ አስባለሁ። ስለዚህ ለዛ ነው የድምጽ መልእክትን በብዛት የምጠቀመው። ሁለተኛ ላይ የድምጽ መልእክት። ድምፄን ራሴን መስማት ስለምችል የድምጽን ሁኔታ የቃል አጠቃቀም እውነታ። ወደፊት በዚህ ድምጽ ምን? ልሰራ እንደምችልም ጭምር ምን ያህል ቶኑ ምን ያህል? የድምጽ ከፍታው የድምጽ መተላለፊያው መንገድን ጭምር ለመገምገም። እና ወደፊት በዚህ በድምፄ ምን መስራት እንዳለብኝ ምን? ላይ ብሰራ ደግሞ ሞር የተሻለ ማገልገል የተሻለ መጥቀም ሰዎች ጋር መድረስ እንደምንችልም ያንን ምልክታ ስለሚሰጠኝ። በእነኚህ ሁለት ምክንያቶች። በድምጽ የመላኩ መልእክት የመላኩን ስራ አዘውትር እጠቀማለሁ። እኔ እና የድምጽ መልእክት። በተለያየ መንገድ መንገድ ለመጠቀም ያስችላል እጠቀማለሁም ቆንጆ ነው ብዬ አስባለሁ። እና ሰዎችም እንዲጠቀሙ እኔ ሪኮመንድ አደርጋለሁ። ግን ከተጠቀምን በኋላ ግን ማጥፋት እንችላለን። ምናልባት እንደ ድሮ ባግ ወስደው ወይም እንደ እንደማይጠቅም ነገር መውሰደው ምንድነው? የ ሞባይሌንም ወይም ደግሞ የ የዳታ ማጠራቀሚያውን ቦታ ስለሚወስድ ቶሎ ቶሎ ስለሚሞላ። ምናልባት በቀላሉ ያንን ቦታ የማጽዳት እንደገና የምጠቀም ሁኔታ ሊኖር ይችላል። ስለዚህ አንዲት ድምጽ መልእክቱን ካስተላለፍኩ በኋላ ለተለያዩ የደህንነት እንዳይጋለጥ ወይም ሚስጥራዊነቱን ለመጠበቅ ወይም ደግሞ። ብዙ ቦታ ስለሚወስድ እናም እዛ ላይ ማከማቸቱ አዳጋች ስለሚሆን ከሞላ እነሱ እነሱን አይነት መሰል ችግሮች እንዳይፈጠሩ በተቻለ መጠን ከስር ከስር የከዚህ ቀደም የቆይና ረጅም ጊዜ የተቀመጡት ዳታዎች ማጥፋቱ የተሻለ ነው። ብዬ አስባለሁ። በዚህ መሰረት በቀላሉ ድምጽን መልእክት ለመላክ ሰዎች በተለይ ከርቀት ካለ ከተለያዩ ሀገር ከተለያዩ ቦታ ላይ ያሉ ሰዎች ኢቭን ደስ ይላል ድምፃቸውን በመስማት መጠቀም ይቻላል ብዬ አስባለሁ። እና እንደዚህ ነው የምጠቀመው። እኔ በብዛት የድምጽ መልእክት በጣም ከምትጠቀማችሁ ሰዎች ባላጋነን ነኝ ብዬ ለመናገር ድፍረቱን አቅሙን አለኝ ብዬ አስባለሁ። እና ስለዚህ እንደዚህ አይነት ነገሮችን መጠቀም ቢቻል የትኛውም ሰው ብዬ አስባለሁ። ድምፁ ካላማረግም ባይ

የሽያጭ ግቦች አሉ የሚል ጥያቄ ነው። እና በተለይ እኔ እንግድህ ጤና ፈርስትን አሁን ለማስተዋወቅ ስሞክር በተለይ ጣሊያን ፈርስትን ሽያጭ ሊሆን ይችላል። ሌሎች ነገሮችም ሊሆኑ ይችላል እና። ጤና ፈርስት በተመለከተም። እስካሁን ድረስ እንግዲህ በየወሩ እስከ መቶ ሃያ ሺህ ብር ሽያጭ በማስገባት ደረጃ ላይ ነው። በተለይ ደግሞ ዋናው የገቢ ምንጫችን። ትሬኒንጉ ነው። ከኮል ሴንተር ይልቅ ትሬኒንጉ በጣም ትልቅ ስልጠናው የስልጠናው እሱ በጣም ትልቅ ኢንካም ወይም ደግሞ ሽያጭ። የሚያመጣ ነው በተለይ የተለያዩ የሽያጭ ጎሎች ያስፈልጉሃል። ምክንያቱም ወሳኝ ነው። እነኛን ጎሎች ቀድመህ ካላስቀመጥካቸው በኋላ ምን ያህል እንደሰራ ከጎል ምን ያህል ርቀት ላይ እንደቆምክ እንደደረስክ። ምን ያህሉን ድረስ እንደመጣ። እንደዛ አይነት መረጃዎች እንደዛ አይነቶች መረጃ ይዘህ አካሄድህን ወይም ደግሞ ጎልህን ለማሳካት በጣም ይጠቅማል። ጎል የሌለው ነገር ማለት አንድ ሰው ጎል ከሌለው መሪ እንደሌለው መኪና ወይም መሪ እንደሌለው መርከብ ነው ማለት ብዬ አስባለሁ። መጨረሻም መዳረሻ የሌለው ነገር ነው የሚሆነው። እና ጎል በጣም ወሳኝ አለ በተለይ ደግሞ በንግዱ አለም የሽያጭ ጎል። እኛ አሁን ጤና ፈርስት ላይ እንደ አንድ ትልቅ ስራ የሰራነው እያንዳንዱ የማርኬቲንግ ወይም ደግሞ በሽያጭ ላይ የተሰማራ ሰራተኛ የራሱን ጎል ሴት ያደርግና የራሱን ጎል ካስቀመጠ በኋላ በዛ ጎል መሰረት እንዲንቀሳቀስና ጎሉን እንዲመታ ነው የሚፈለገው። ስለዚህ በቀን በሳምንት በወር የሚለካ ጎሎች ይቀመጣሉ ስለዚህ ያንን አሳክቷል አላሳካም የሚለውን ነገር በኋላ ቁጭ ብለን በግምገማ የምንመለከት ይሆናል ማለት ነው። እና ጎል በጣም ወሳኝ ነው። ጎል ያስፈልጋል ማንንም ሰው ያንን ጎል አስቀምጦ ቢንቀሳቀስ የሚል ምልከታዎች ወይም ደግሞ ሀሳቦች አሉኝ። እኔ የትኛውም ሰው ጎል የግድ ይላል በስራ በንግድ አለም ብቻ ላይሆን ይችላል ወይ በሽያጭ ብቻ ላይሆን ይችላል በማህበራዊ ህይወት ሊሆን ይችላል በራስ ክሎትን በማዳበር ሊሆን ይችላል። በተለያዩ ነገሮች ላይ ሊሆን ይችላል እኛን ጎሎችን ማስቀመጥ እና እነኛን ጎሎች አቴንድ ማድረግ በጣም የሚያስፈልግ ይመስለኛል ብዬ አስባለሁ። ከሚያስፈልጉ ነገሮች አንዱ ነው ብዬ አስባለሁ። እና ጎል በጣም ያስፈልጋል ምንም ጥርጥር የለውም ጎል ጥሩ ነው። እና እነኛን ጎል አጭ ሴት ማድረግ እና መስራት በጣም ያስፈልጋል ማለት ነው። እና ጎል በጣም ጥሩና ቆንጆ ነገር ነው። ስለዚህ ይሄን ጎል እንዲሰራበት ያስፈልጋል። ይሄ ጎል በጣም ማጠናከሪያ ሊሆን ይችላል። ይሄ ጎል በጣም ጥሩ ሊሆን ይችላል። ይሄ ጎል በጣም መልካም ሊሆን ይችላል። ስለዚህ ያንን መንከባከብ እንደ አንድ ሰው ያንን በደንብ ማወቅ እንደ አንድ ሰው በጣም ጠቃሚ ነው ብዬ አስባለሁ። እኔ እና ጎል በጣም ያስፈልጋል እኔ ምንም ጥርጥር የለውም ሰዎች ጎላቸውን ካስቀመጡት በጣም ጥሩ ነገር ያገኛሉ ብዬ አስባለሁ። እና ለምሳሌ አሁን ይሄንን እንግዲህ እየሰራሁ ያለሁት ድምጽ በተመለከተና ያለውን ነገር ነው። አይደለም ስለዚህ ጠቃሚ ነው። አሁን እኮ እያሰላሁት ነው። የራሴ እና ምን ያህል ጎሎች አሉ ኦሬዲ ሴት አድርጌያለሁ። እዚህ ጋር ጎሌን ስንት? ድምጽ ሪከርድ እንደማደርግ ጭምርም አስቀምጫለሁ ያ አንድ ጎል ነው ማት ነው። ስለዚህ ሽያጭ ጎል ነው ማለት ነው። ኦሬዲ ይሄ ራሱ አንዱ ማሳያ ሊሆን ስለሚችል። እና በዚህ መሰረት